መዝገቦችን ታስቀምጣለህ የምለውን አዎ መዝገቦችን አስቀምጣለሁ መዝገቦቹን በቦታው ማስቀመጥ በጣም አስፈላጊ ነው። መዝገቦቹን ማስቀመጥ ሌላ ጊዜ ብዙ ነገር ከዛ ማየት ትችላለህ። ብዙ ኢንፎርሜሽኖችን ማግኘት ስለሚቻል መዝገቦቹን በጥሩ ሁኔታ ማስቀመጥ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ እኔ መስሪያ ቤቴ ውስጥ ቢሮ ውስጥ ፋይሌን መዝገቦችን እንዳለ አስቀምጣለሁ። ብዙ ነገር ከሌላ ቦታ ሰዎች መጥተው ኢንፎርሜሽን ሲፈልጉ በቀላል ማግኘት ይችላሉ። ሪፖርቶቹም ወደ ኋላ ተመልሼ ለመስራት በጣም አስፈላጊ ስለሚሆን መዝገቦቹን አስቀምጣለሁ ፋይሎቹን በጥሩ ሁኔታ አስቀምጣለሁ ማለት ነው